የሞባይል ዳታ ትጠቀማለህ? እንዴት ያለ ጨዋታ መጣ የሞባይል ዳታ ሁል ጊዜ ነው የምጠቀመው። ሳስብም ሳላስብም እጠቀማለሁ የሞባይል ዳታ አንዳንድ ጊዜ ከቤት ውጪ ስሆን ደግሞ የግድ አስገዳጅ የሚሆነው የኢንተርኔት አገልግሎቶች እንደገና የገንዘብ ዝውውር የሞባይል ባንኪንግ ማለት ነው አንዳንድ አስፈላጊ የሆኑ መረጃዎችን ለማየት የሞባይል ዳታ እጠቀማለሁ። ከዛ ውጪ በሞባይሌ ኢንተርኔት ስለምጠቀም ቤት ውስጥ ስሆን ብዙም የሞባይል ዳታ አያስፈልገኝም። የሞባይል ዳታ የሚያስፈልገኝ ውጪ ስሆን ውጪ ስሆን ምክንያቱም በቤት የምትጠቀመው የ ኢንተርኔት ዋይፋይ ነው ጥቅል ዋይፋይ ነው በአንዴ የተገዛ ፓኬጅ ማለት ነው፣ ወርሃዊ የሚከፈለው ስለዚህ የሞባይል ዳታ የምጠቀመው ብዙ ጊዜ ቢሆንም ከቤት ውጪ ሳለሁ ነው። ከቤት ውጪ የምሆነው ደግሞ አብዛኛውን ጊዜ ነው አቤት የምሆነው ወይ ቀን ለስራ እስክወጣ ድረስ ወይ ደግሞ መሽቶ ከስራ ስመለስ ነው እንጂ አብዛኛውን ሰዓት ውጪ ነው የምቆየው። ሌላ የሌሊቱን ደግሞ ግማሹ የመኝታ ሰዓት ነው ወይም የእንቅልፍ ሰዓት ነው። ስለዚህ የሞባይል ዳታ የምጠቀመው ቀን ቀን ከቤት ውጪ ሲሆን ነው ግን አሁን እየተወደደ እያስቸገረ ነው ቴሌ ደግሞ ዋጋውን ጨምሯል፣ እና በጣም አስቸጋሪ ነው በአንዴ ነው ላጥ አድርጎ ብር የሚበላ ስለዚህ ሞባይል ዳታ ምንም ብትጠቀምም በጣም እያናደደ ብር እየጨረሰ ነው የምጠቀመው ደግሞ በድህነታቸው እኮ ቴሌ ቀጥታ ከባንክ አካውንት ጋር ነው የሚያያይዙት ለመሙላትም አያስቸግርም ከዛ ላጥ አድርጎ ነው የሚወስደው አይገርም እና ይሄን እንኳን ቢያንስ ቢያንስ የወሰነ አስተያየት ቢያደርጉ ምክንያቱም አየር ሰዓት ተጠቅመን የምንደዉለዉም ገንዘብ ነው እኮ እንደዚህ ለምን ማዳታ ላይ ለምን ያን ያክል ታሪፍ እንደጨመሩ ምንም ሊገባኝ አልቻለም ዞሮ እሮ ብዙ ነው ብዙ ነው እንግዲህ እጠቀማለሁኝ ብዙ ጊዜ።